የትኛውን ወቅት ትወዳለህ? አሪፍ ጥያቄ ነው እኔ የምወደው ወቅት ክረምትን ክረምት በጣም አሪፍ እና ቆንጆ ሚባል ወቅት ነው። አሪፍ እና ቆንጆ ያስባለውም ይሄን ወቅት በጣም ብዙ እረፍቶች አሉ የአየር ፀባዩም አሪፍ ነው እና ለሰዎች ተሰማሚ እጽዋት የሚያድጉበት የሚበልጽጉበት የተለያየ ቦታ ላይ ብዙ አይነት እፅዋት የሚያድጉበት ወቅት ስለሆነ እኔ የምፈልገውም የምወደውም የክረምት ወቅት ነው እና አመሰግናለሁ

መዋቢያ ትጠቀማለህ እኔ ብዙ ጊዜ መዋቢያ አልጠቀምም። ምክንያቱም ወንድ ልጅ ነኝ ወንድ ልጅ የራሱ ውበት ይበቃዋል። መዋቢያ መጠቀም አስፈላጊ ነው ብዬ አላስብም። እና መዋቢያ ብዙ ጊዜ አልጠቀምም። ያው አልፎ አልፎ አንዳንድ ቦታ በምሄድበት ሰዓት ብቻ ነው የምጠቀመው። እና ብጠቀም ራሱ የምጠቀማቸው መዋቢያዎች። በጣም የተለመዱ ናቸው። ለምሳሌ ግርስኒ ቫዚሊን ሎሺን አለቀ እነዚህ የመሳሰሉ ነው እንጂ እንደዚህ ሽቶ ሜካፕ ምናምን ምናምን ነገሮች አልጠቀምም።